ቤተሰብ ማለት እናት ልጅ እናት አባት ልጅ አንድ ላይ የሚኖሩበት ማለት ነው። ሌላም ሰው ሊኖር ይችላል በርግጥ ግን በአብዛኛው ቤተሰብ የሚባለው እናት አባትና ልጆች በአንድ ላይ ነው።

ኩሽና ማለት ያው ማብሰያ ቦታ ማለት ነው። ምግብ የሚሰራበት ወጥ እንጀራ ዳቦ የሚሰራበት ቦታ። ኩሽና ይባላል። ማብሰያ ቦታ ማለት ነው ምግብ መስሪያ ቦታ ማለት ነው